ቀዝቃዛ የአየር ሁኔታ ትወዳለህ? ይላል ሌላው ጥያቄ ቀዝቃዛ የአየር ሁኔታ ይመቸኛል። እሄ ማለት ግን እንደ አጠቃላይ ቀዝቃዛው ሲነጻጸር ከሞቀው ወይም ደግሞ ሞቅ ያለ የአየር ንብረት ጋር ሲነጻጸር ሞቅ ያለ የአየር ንብረት ወይም ደግሞ ሞቅ ያለ የአየር ንብረት ጋር ሲነጻጸር ሞቅ ያለ የአየር ንብረት ቅዝቃዜ ወይም ብርድ አለው ከብርዱ ስንነሳ ደግሞ እንደገና የፊት መጥቆር የፊት መበላሸት እንዲሁም ደግሞ ቅንጭር የማለት ነገር አለ እና በሞቃት የአየር ንብረት ውስጥ ስትሄድ ሞቃታማ የአየር ሁኔታ ውስጥ ስትኖር ደግሞ የፊት መስተካከል የመቅላት እንዲሁም ደግሞ ትንሽም ቢሆን የመወፈር ሌሎች ሌሎችም ምክንያቶች አሉት እና እንደ አጠቃላይ ለሴት ልጅ ከሞቃት ከቀዝቀዛ ቢባል ሞቃታማ አየር ንብረት ይስማማታል የቅዘቅዘ ሲሆን አብሶ ፔሬድ ላይ ስትሆን እጅግ በጣም ያማል የህመም ስሜት አለው ምናልባት ሙቀቱ ምናልባት ይወብቃል ወይም ደግሞ ይሄ ምንድነው ጠረን ያመጣል ያንን ቶሎ ቶሎ ከታጠቡ እጅግ በጣም አሪፍ ነው ሞቃቱና ወደ ቅዝቃዜው ስንመጣ ግን በጣም ያማል የወገብ የሆድ ህመም የመጠንከር እንደነዚህ አይነት ነገሮች ያጋጥማሉ እና ለዛም እኔ እንደ አጠቃላይ ሞቃታማ አየር ንብረት ነው የሚመቸኝ አየር ንብረት የሚመቻቸው ሰዎች አሉ እንደየሰው ባህሪ ወይም ደግሞ እንደ ተወልዶ እንዳደገበት ሁኔታ ማለት ነው እና እኔ ተወልጄ ያደኩት ወይነ-አደጋ የሚባል ቦታ ቅዝቃዜ ሙቃትም ብዙ ያልሆነ መካከለኛ የአየር ሁኔታ ያለበት ቦታ ላይ ነው ስለዚህ ከዛ ሲነጻጸር ከብርዱ ጋር ሳነጻጽረው ወደ ሞቃታማም ወደ ደጋማም አካባቢ ነው ብኖር